ዶሮ አለህ አዎ ዶሮወች አሉ። ልምግብነት የሚያገለግሉ ዶሮወች አሉ ለእንቁላል ጣይነት የሚያገለግሉ ዶሮዎች አሉ። በርካታ ደሮወች ሲኖሩ እነዚህ ደሮወች ለተለያየ አላማ ተመድበው የተለያዬ አገልግሎት የሚሰጡ። በርካታ ዶሮዎች ሲኖሩ እንዚህ ዶሮወች ያው በጣም የገቢ ምንጭ እያቃኘኝ እያለ ዘመናዊ ተዋጽኦ ሲሆን። በጣም በርካታ ማህበረሰብ ክፍሎች እየተጠቀሙበት ይገኛሉ።

ማር ትወዳለህ ማር ያ በጣም ጣፋጭ ከመሆኑ በተጨማሪ በጣም በርካታ ሀይልና ሙቀት ሰጭ ስለሆነ በጣም በርካታ ሰው ይፈልገዋል። እኔም ማር በጣም እወዳለሁ። የማይወድ የለም ማለት አይቻልም። በጣም አብዛኛው የህዝባችን ክፍል ያው ሙዝን ማርም በጣም በበርካታ ሁኔታ በብዛት የሚጠቀም ስለሆነ እንደ መድሃኒትነትም ስለሚያገለግል ማር በጣም ተወዳጅነት ስላልነው ሁሉም ሰውዬ የሚጠቀመው

ምን አይነት ሙዚቃ ትወዳለህ? የምወዳቸው ሙዚቃዎች ለስለስ አለና ክላሲካል ሙዚቃዎች በተለይ ክላስክ ለጆሮ የሚመስጡ ለአእምሮ የምመቹ ሙዚቃዎችን ክላሲክ ያለባቸው ን ሙዚቃዎች በጣም ይመቸኛል። እና ከዚህም በተጨማሪ ደግሞ እንደዚህ ማሲንቆ ያለባቸው ሙዚቃዎችም እንዲሁ ለኔ ትኩራት የምሰጡኝ የሙዚቃ ድምጽ ናቸው። እና እነዚህ ሙዚቃ በጣም ብዙ ሰዎች የሚወዷቸው እና ብዙ ተደማጭ ያላቸው የሙዚቃ አይነቶች ናቸው።

ጥራት ያለው ስራ ማቅረብ ትችላለህ? አወ በጣም ነው የምችለው። ጥራት የኔ መገለጫዬ ነው። እና ጥራት ያለው ስራ እጅግ ለኔ ምቾት የሚሰጡ ስራዎች ናቸው። እና ደስታን ከሚሰጡ የስራዎቹ ውስጥ አንዱ ጥራት ያሉ ስራ ነው እና- ጥራት ከምንም በላይ አስፈላጊ እንደመሆን መጠን እኔም የምሰራቸውን ስራ በጥራት ማቅረብ ይመቸኛል። እና እኔም ስራዬ መለኪያ ምንድነው ጥራት ስለሆነ ጥራት ያለው ስራ ማቅረብ በጣም እችላለሁ። እወዳለሁም። እና የምቀጥልበትም ሙያ ነው።

የምትወደው መጠጥ ምንድነው? ለሰላሳ መጠጦች ላይ ትኩረት አድርጌ የምጠቀም ሲሆን ከእነዚህም መካከል እነ ፔፕሲ ኮካኮላ ጁስ ነገሮችን ሞር ፓፓያ አቮካዶ ጁሶች ላይ ትኩረት አድርጌ ነው የምጠጣው። አልኮሊክ መጠጥ ላይ ብዙም አይደለውም አልኮል መጠጥ ያው ለጤናም ጥሩ ነው ብዬ ስለማላስብ። ለጤና መጠቀም ስለሌለው እነዚህ ለስላሳ መጠጦች ላይ ትኩረት አድርጌ የምጠጣው። በተለይ ቡና ነገሮች ላይም ውሃ ነገሮች ላይም ትኩረት አድርጌ ጠጣለሁ

ብስክሌት ትጋልባለህ? እጋልባለሁ ብስክሌት ለተለያዩ አገልግሎቶችን የምጠቀምበት ትራንስፖርት አይነት ሲሆን የተለያዩ አገልግሎቶችን የተለያዩ ዴሊቨሪዎችን እቃዎችን አድርሶ ለመመለስ የተለያየ ስራ ቦታዎች ደርሶ ለመመለስ እና እንዲሁም የአካል ብቃት እንቅስቃሴ ለማድረግ እንጠቀምበታለን። እና ለጤናችንም ቢሆን ብስክሌት ብንጋልብ በጣም ውጤታማ እንሆናለን። ስለዚህ ሁሉም ሰው ስለ ብስክሌት ጥቅም መጋለብ ማወቅ መቻል አለበት

በየትኛው ቀን ገበያ ትሄዳለህ? የምሄድበት የገበያ ቀናቶች ብዙውን ጊዜ ቅዳሜ ላይ እሄዳለሁ ቅዳሜ ላይ ብዙ ስራዎችም ስለማይሰራ በዓላትም ስለሆነ ቅዳሜ ላይ ብዙውን ጊዜ ወደ ገበያ የምሄድበት ቀን ነው። እና ከእነዚህ እለታቶች በተጨማሪ የማክሰኞ እለትም እንዲሁም አልፎ አልፎ እሄዳለው። ከዚህም አልፎ ደግሞ በዓል በሆነበት የገበያ ቀናቶች ላይ የምጓዝበት ሁኔታም አለ ማለት ነው።

የቢሮ ጥሪ ታደርጋለህ? አዎ አደርጋለሁ እንዲሁ አንዳንድ የውጭ ፕሮግራሞች የውጭ ቤተሰብ ጋ ግኑኝነት አስፈላጊ ሁኖ ሲገኝ ከውጭጋ በቪዲዮ ግንኙነት እና ጥሪዎችን አደርጋለሁ። ምክንያቱም ከሀገር ውስጥ ሁነንም ከሀገር ውጪ ሁነንም በቪዲዮ ብዙ መልእክቶችን መላክና መቀበል የምንችልበት እና ራሳችን እና እዛ ያለውን አካላትም እቃ አይን በአይን እየተያዩ ለመገናኘት ያመች ዘንድ። በቢዶ ጥ ያለው ነገር

ዳቦ ማብሰል ትችላለህ ዳቦ ማብሰል እችላለሁ ያው ብዙም ከባድ እሚባል ስራ ስላልሆነ ዳቦ ማብሰል እኔ እችላለሁ እና ብዙ ሰውም ያው ዳቦ በቀላሉ ማብሰል የሚችል ሁኔታም ስላለ እኔም ከነዛ ልምድ በመነሳት ዳቦን በቀላሉ በማብሰል ለተለያዩ አገልግሎቶች ለሽያጭ አገልግሎት ለምግብነት አገልግሎቶች እንዲውሉ በማድረግ አገልግሎት የማደርግ ስለሆነ ዳቦ መብሰል በጣም ከባድ እሚባል ስላልሆነ ቀላል ነው። እኔም እሰራለሁ ብዙ ሰውም የሚሰራው ስራ ነው እና እጅግ እችላለሁ ማለት ነው

የምትወደው ፊልም ምንድነው? የምወደው ፊልም ሞር ሮማንቲክ የሆኑ ፊልሞች ላይ በጣም ትኩረት አድርጌ የምከተለው ፊልም ነው። በቃ እነዚ ሮማንቲክ የሆኑ ፊልሞች ላይ ትኩረት አርጌ የምወደው ፊልም ይሄ ነው። ከዚ በተጨማሪ ደሞ ቀልድ የበዛበት ሀገረኛም ፊልሞች እወዳለሁ። እነዚ ላይ ነው ብዙ ጊዜ የምከታተለው የፊልም አይነቶች ላይ እነዚህን እከታተላለሁ

እህል መፍጨት ታውቃለህ አዎ እህል መፍጨት በጣም ቀላል ከሚባለው የስራ አይነት አንዱ ሲሆን። በተለያዩ የህል መፍጫ መንገዶች ሲኖር በባህላዊና በዘመናዊ መልኩ ብለን የምንከፍለው ሲሆን። በባህላዊ እጅግ አድካሚ እና ብዙ ወጭ ብዙ ጉልበት የሚጠይቅ ሲሆን በዘመናዊው ደግሞ የተለያዩ ነዳጆችን በመጠቀም ጉልበት ተጠቃሚ በሆነ መልኩ መፍጨት የሚቻልበት ዘዴ ሲሆን። እጅግ በርካታ የሆኑ ምርቶችን ለመፍጨት ካስፈለገ ዘመናዊ የመፍጫ ማሽኖችን መጠቀሙ እጅግ የሚያዋጣና አዋጪ የሆነ ስራ

የልደትህን እንዴት ታከብራለህ? የልደት በዓል የተለያዩ ዳቦዎችን በማዘጋጀት የተለያዩ ፈንድሻ ቆሎዎችን በማዘጋጀት ቡና በማዘጋጀት እንዲሁም ሻማ በማብራት የሚከናወን ሲሆን ከቤተሰብ አባላት በሙሉ ተሰብስበው ጓደኞቼም ሙሉ ተሰብስበው በዓሉ በደማቅ ሁኔታ የሚከበርበት ሁኔታ ይኖራል ማለት ነው። እና በጣም ደስ የሚል ፕሮግራም ይከናወናል

የቴክኖሎጂ ችግር ሲያጋጥም ምን ታደርጋለህ? የቴክኖሎጂ ችግር ሲያጋጥም እንግዲህ የመጀመሪያ አማራጭ የምናደርገው። የተለያዩ ኢንተርኔቶችን በመጠቀም ጎግል በማድረግ መረጃዎችን ማየት እና ማጠናከር የሚቻልበት መንገድ ከሆነ። በዩቲዩብ ጎግል በመጠቀም መፍትሄ ልንፈልግ እንችላለን። ከዚህ በተጨማሪ ደግሞ የተለያዩ አገልግሎት ሰጪና የሙያው ባለቤት የሆኑ ሰዎችን በማማከርና መፍትሄ እንዲሰጡ በመጠየቅ ችግሩን መፍታት የሚቻልበት ዘዴ ይኖራል

በስራ ጊዜ እረፍት ታደርጋለህ በስራ ጊዜ እረፍት ሊኖር የሚችልባቸው ሁኔታዎች ይኖራሉ። ምክንያቱም የስራ ጊዜ እረፍት እሚባል አለ። እና ለምሳሌ ከሁለት ሰዓት እስከ ስድስት ሰዓት ስራ የሚሰራበት ሰዓት ሲሆን ከስድስት ሰዓት እስከ ስምንት ሰዓት የምንለው የጊዜ ሁኔታ ደግሞ እረፍት የሚደረግበት ሰዓት ነው። እና ከዚህ ከስምንት ሰዓት ቡሃላ ያለው ደግሞ እስከ አስራ አንድ ሰዓት የአስራ ሰዓት ነው። እና ቀኑ በእረፍት እና በስራ እየተከፋፈለ ስለሆነ በዚህ ፕሮግራም መሰረት ስራው ይከናወናል።

የስራ ቦታ እንዴት ነው የስራ ቦታዬ በጣም ጥሩ ምቾት ያለውና ብዙ ተጽዕኖ የማያሳድር ለተፈጥሮ። የታደለች ሁሉም ነገር ምቾት ያለው እና ጥሩ የአየር ሁኔታ ጥሩ የስራ ሁኔታ ጥሩ የሰው ሀይል ያለበት በመሆኑ ለስራ በጣም ምቾት ያለውና ተስማሚ ስለሆነ ለኔም ይሄ የስራ ቦታ እጅግ ተስማምቶኝና በጥሩ ሁኔታ አገብሎት የምሰጥና ስራዬን በአግባቡ የምሰራበት ሁኔታ ነው። ያለው እና እጅግ ተመቹቶኛልና እጅግ ደስ የሚል ሁኔታ ነው።

በብዙ ህዝብ መካከል መሆን ከተመቻቸ አዎ በጣም ጥሩ ነው። ለምን? በብዙ ሰው ህዝብ መካከል ስትሆን በጣም በርካታ ልምድ በጣም በርካታ አገልግሎቶችን ልታገኝ ትችላለህ። እና ስለዚህ በእነዚህ መካከል መሆኑን በጣም ብዙ ጠቀሜታዎች ስላሉት። እኔም በእነዚህ መካከል ስሆን ብዙ አገልግሎቶችን ብዙ ጠቀሜታዎችን ስለማገኝበት። በብዙ ህዝብ መካከል መሆን በጣም ይመቻልና ብዙ ሰው። ቢጠቀምበት ያተርፍበታል እና ብዙ አገልግሎቶችን ያገኝበታል።

ምን? አዲስ ነገር መማር ትፈልጋለህ መማር የምፈልገው ነገር ቢኖር ቴክኖሎጂን መሰረት ያደረጉ በዚህ ዘመኑን የዋጁ የቴክኖሎጂ ውጤቶችን ሊያስገኝ የሚችል እነ አርቲፊሻል ኢንተለጀንስ በተለይ ብትጠቀማቸው በጣም እና ትኩረት አድርጌ ብሰራባቸው የደስ የሚለይ የትምህርት ዘርፍ ነው። እና እነዚህ ቴክኖሎጂዎችን ብማራቸው ጥሩ ውጤት አመጣበታለሁ ብዬ ስለማስብ

የምትወደው እንስሳ ምንድነው? የምወደው እንስሳ እንግዲህ የዱር እና የቤት እንስሳ ብለን በሁለት እንከፈለው እንችላለን። የዶሮ እንስሳ ከምወደው መካከል አንበሳ በጣም ደስ የሚለኝ እንስሳ ነው ምክንያቱም አስፈሪ ቢሆን በባህሪው አንበሳ በጣም ደስ የሚል ባህሪ ያለው ነብር በጣም ደስ የሚለይሉ እንስሳ ነው እና ከቤት እንስሳ መካከል በግ በጣም ደስ ከሚለይ የቤት እንስሳ መካከል አንዱ በግ ነውና ከዛም በተጨማሪ ውሻም አንዱ የቤት እንስሳ ከሚያስደስተኝ መካከል አንዱ ነው።

በእጅ መሸመን ታቃለህ? አዎ በእጅ መሸመን አንዱ የእጅ ጥበብ ውጤት ቢሆንም የተለያዩ የእጅ መሸመን ስራዎች አሉ። የጥበብ ስራም ቢሆንም። እኔም በተወሰነ መጠን የእጅ መሸመን ስራዎችን እየሰራሁ የተለያዩ የበዓላት አገልግሎቶችን የበዓላት የዕደ ጥበብ ውጤቶችን የተለያዩ የሽመና አገልግሎቶችን የማደርግበት ሁኔታ አለ። ይህም በጣም የሚበረታታና ጥሩ አገልግሎት ሊያስገኝ የሚችል ነው

በስልክ ገንዘብ ትልካለህ ስል በስልክ ገንዘብ ይላካል ያው አሁን ዘመኑን በጣም ብዙ ቴክኖሎጂዎችን ስላመጣልን የተለያዩ አገልግሎቶችን በስልክ የምንጠቀምበት ሁኔታ ነው ያለው። ከነዚህም መካከል ገንዘብ የማስተላለፍ ገንዘብ የመቀበል ስራዎችን የምንሰራበት መንገድ ስለሆነ። እኔም በስልክ ገንዘብ መላክ እችላለሁ እና ለሌሎች አግርግሎቶችን ገንዘብ በማስተላለፍ በስልክ ገንዘብ እልካለሁ። እና ሌሎችም ለእኔ ይልካሉ እኔም እልካለሁ።

ማደንዘዝ ትወዳለህ እኔ ማደንዘዝ ብዙም አልወድም ባህሪዬም አይደለም በተፈጥሮም ማደንዘዝ ጥሩ ነው የሚል እንትን የለኝም። እና የማደንዘዝ ስራዎች እጅግ ደስ የሚለው እንትናችሁ ብዬ አላስብም። እና ማደንዝዝ ጥሩ ነው የሚል ሀሳብ የለኝም። እና ቢቀር የተሻለ ነው የሚል ይሄ ግን ሀሳብ እይታ አለኝ

በእጅ መጻፍ ትወዳለህ? አዎ እወዳለሁ በእጅ ያው ሲጻፍ ብዙ የሆኑ ልምዶችን ታገኛለህ እና የእጅ ጽሁፍ ስኪልን ታዳብርበታለህ። የተለያዩ ስኪሎችን ያለማምዳል። እና በእጅ መጻፍ በጣም በእጅግ ዝቅተኛ እያልሆነ በጣም ከፍተኛ የሆነ ጥቅም ስላለው እኔም በእጅ በመጻፍ ብዙ ችሎታዎችን እያዳበርኩ እገኛለሁ። እና በእጅ በመጻፍ የምናገኛቸው ቀላል እማይባሉ ከፍተኛ የሆኑ ጠቀሜታ ስላለ እኔም በመጻፍ ብዙ ጠቀሜታዎችን እያገኘሁ ስለሆነ በጅ በመጻፍ መጻፍ ነው

በቤትህ ልዩ የሆነ መቀመጫ አለህ? አዎ አለ። እነዚህ መቀመጫዎች ለተለያየ አገልግሎቶች የሚችሉን በተለይ በዓላት አካባቢ እና እንዲሁም አዳዲስ እንግዶች ሲመጡ ለአገልግሎት የሚሆን መቀመጫዎች አሉ እና እነዚህ መቀመጫዎች ብዙን ጊዜ በበዓላት አካባቢ ለአገልግሎት ክፍት ይሆናሉ። እንዲሁም ትልልቅ እንግዶች ሲኖሩና በጣም ትልልቅ የተከበሩ አባቶች ሲኖሩ ለአገልግሎት የሚውል ልዩ የሆነ መቀመጫ ነው እና በቤቴ እነዚህ መቀመጫዎች አሉ

ልብስህን ምን ያህል ጊዜ ታጥባለህ? ልብስ ያው በሳምንት ሁለት ጊዜ የማጥብበት ሁኔታ አለ እና በተለይ ደግሞ በአለት አካባቢ ልብሶች በተደጋጋሚ የሚታጠቡበት ሁኔታም አለ። በአብዛኛው ግን ልብስ የሚታጠብበት በሳምንት ሁለቴ ሊሆን ይችላል። እና በአንዴ የብርድልብሶችና አንሶላዎች በአንዴ ወቅት የሚታጠብበት ይሆናል። ሌሎች ወቅቶች ላይ ደግሞ ሌሎች የአልባሳት ልብሶች በሙሉ የሚለበሱ ልብሶች የሚታጠቡበት ጊዜ ነው። እና ምናልባት የለሊት ልብሶች ምናምን አንሶላ ብርድ ልብስ እነዚህ በአንዴ ሌሎች ደግሞ ኖርማል ልብሶች ደግሞ በአንድ ወቅት የሚታጠብበት እና በሳምንት ሁለት ጊዜ ልብስ ሊታጠብበት የሚችልበት ሁኔታ ነው ያለው

የጎረቤቶችህን ድምጽ ትሰማለህ? አዎ! እሰማለሁ። የጎረቤትን ድምጽ ያው የተለያዩ ፕሮግራሞች ሲኖሩ፣ የተለያዩ አዝናኝ ነገሮች ሲኖሩ፣ ቀልዳ ቀልዶች ሲኖሩ፣ ጭዉዉት ሲኖሩ እነዚህ ድምጾች በከፍተኛ ሁኔታ ያው ሊወሩ ስለሚችሉ ያው ድምፁ ሊሰማ ይችላል እና በተለይ ከፍተኛ የሆነ መዝሙሮች ካሉ፣ ጭዉዉቶች ካሉ፣ እንዚህ እነዚህ ካሉ ደግሞ በጣም በጥሩ ሁኔታ ሊሰማን ስለሚችል የጎረቤቶች ድምጾች ይሰሙናል።

ፍየል አይተህ ታቃለህ አው ፍየል አይቼ አቃለው ምክንያቱም ያው እኛ አከባቢ በጣም በርካታ የሆኑ ፍየሎች ነው ያሉት እና ፍየል። እኛ አካባቢ በጣም በብዛት ያለበት ቦታም ከመሆኑ ባሻገር ለተለያዩ አገልግሎቶች ይውላሉ። ፍየል ለገበያ በሽያጭነት ያገለግላሉ። ለስጋነት ያገለግላሉ ለመ ለመርቦነት ያገለግላሉ። እና እጅግ ከፍተኛ የሆነ ጠቀሜታ አላቸው በተለይ በበዓላት አከባቢ ለእርድነት ያገለግለ ለስጋ ውጤት ያገለግላሉ። እጅግ ብዙ አይነት ጥቅም ነው ያላቸውና እና ብዙ ሰው ፍየልን በማርባት ብዙ ጥቅም እያገኘና ኢኮኖሚዉን ነው እያሳደገ ያለበት ሁኔታ ነው። ያለ። እኔ ጋም አሉ እጠቀማለሁ አረባለሁ አባዛለሁ ኢኮኖሚካሊም በዚህ መልኩ እያሳደኩበት ያለ ሁኔታም ስለሆነ። በጣም ጥሩ ነው

ኢንተርኔት አለህ? አዎ ኢንተርኔት ያው እንግዲህ ያለ ኢንተርኔት ብዙ ነገር መስራት ስለማይቻል ኢንተርኔት እንደ ግዴታም ሆኖ የምንጠቀምበት ጊዜ ነው የደረስነው እና ያለ ኢንተርኔት ያው መተግበሪያዎችን ለመስራት የተለያዩ ስራዎችን ለመስራት ግዴታ ኢንተርኔት ስለሚያስፈልገን እኔም ኢንተርኔትን በመጠቀም ብዙ ስራዎችን እየሰራሁ እገኛለሁ ብዙ ሚዲያዎችንም በመከታተል ላይ ያለን ሰዎች ስለሆነ ኢንተርኔት በጣም ወሳኝ እና በአለማችን እጅጉን ጠቃሚ ከሚባሉ አንዱ የሆነው ኢንተርኔት ነው እና ኢንተርኔት እጅግ ቀላል የማይባል ወሰኝ የሆነ ስራ ነው እና በጣም አስፈላጊ ነው እነም ኢንተርኔትን እጠቀማለሁ።

የድርጅቱን ባህል ትወዳለህ? አዎ እወዳለሁ። ምክንያቱም የድርጅት ባህል ካልወደድኩ ካልተከተላክ እና ካላከበርክ ስራዎች ሁሉ ጥሩ ይዘት ሊኖራቸው ስለማይችል። ይሄ ድርጅቱን መውደድና ማክበርንና መከተል ያስፈልጋል። ምክንያቱም በዓሉን ወጉን ስርዓቱን ከላከበርክ ካልጠበቅክ። በቃ የተሻለ ነገር ሊኖር አይችልም። እና ጀስት መገለል ሊኖረውም ስለሚችል የድርጅቱን ባህል እና ልምድ በደንብ መከተል እና መጠበቅ አስፈላጊ

ፎቶ ማንሳት ትወዳለህ? አዎ ፎቶ በጣም ማንሳት ብዙ ጥቅም እስካለው ድረስ ፎቶ አነሳለሁ በጣም በርካታ የሆነ ጠቀሜታ አለው። እና በጣም ለብዙ ጊዜ ትውስታዎች ለዘመናት ሁሉ መማሪያዎች ለብዙ ጊዜ እርስ ተወስታዋል ለስጦታዎች። እና ለግብዣዎችም ስለሚያገለግል ፎቶ ማንሳት እኔም እወዳለሁ ብዙ ሰዎች ይወዱታል። እና እኔም በጣም በከፍተኛ ሁኔታ የማደርገውና የማከናውነው ስራ ስለሆነ ፎቶ ማንሳት እጅግ ጥሩ ነው

"ምን አይነት ቦርሳ ትጠቀማለህ?" ብዙ አይነት ቦርሳዎች አሉ። በቀለም፣ በይዞት፣ በአሰራር ብዙ አይነት ቦርሳዎች ቢኖሩም በእኔ ምርጫ ግን እኔ የምጠቀመው የቦርስ አይነት ግን በነጭ ቀለም ሆኖ ወደ ሶስት አይነት ኢማዣ አይነት ያላቸው ሲሆን ምክንያቱም በየአይነቶቹ የተለያዩ ነገሮችን ለማስቀመጥ ይረዳን ስንድ ይህ ቦርሳ ነጭ ቀለሙ ሁኖ ግን የተለያየ ኪስ ያላቸው ቢሆን በጣም ይመረጣል እና እኔም በዛ ልክ የምጠቀመው።

ማቅረቢያ ማድረግ ትችላለህ? አዎ ይቻላል ማቅረቢያ በጣም ቀላቅ የሚባለው አንዱ ስለሆነ ማቅረቢያ ማድረግ ይቻላል የሚከብድ ነገር አይደለም። ብዙ ሰው ማቅረቢያ የሚያደርግበት መንገድ አለና ያ ደግሞ ለስራ እንደተለያዩ የስራ ውጤቶች። ለማግኘት እና ጥሩ የሆነ አገልግሎት ለመስጠት የማቅረቢያ ማድረግ በጣም ጥሩ ነው። ለብዙዎች ያው ይመከራል ይጠቀሙታል ያድርጉታል እኔም የዚሁ ስራ ተካፋይ ነኝ። እና ማቅረቢያ መጠቀሙ በጣም ጥሩ

ስራህን ትወዳለህ? አዎ በጣም ነው የምወደው ስራዬን አከብራለሁ እሰራለሁ ምክንያቱም ስራ ማክበር ግዴታም ስለሆነ። ግዴታ ስራችን ካልሰራን ያው ምንም ነገር ልናገኝ አንችልም። እና ስራችንን በአግባቡ መስራት አለብን በስራችን መኩራት አለብን በስራችን ደስታን ማግኘት አለብን። እና ሁሉም ሰው በስራው መርካት መደሰት እና ጠንክሮ ለታለመለት አላማ መድረስ መቻል አለበት

የጨረቃ ብርሃን ትወዳለህ? አዎ የጨረቃ ብርሃን በጣም ጥሩ ነው። በጣም ደስ ይላል በተለይ በጋማ አካባቢ ላይ የምናያት የጨረቃ ብርሃን እጅግ በጣም እና እጅግ ውበት። የሚያሳይ ስለሆነ ያው በጣም ደስ ይላል። ብዙ ሰው ያው ማታ ማታ የጨረቃ ብርሃንን በመጠቀም ውጭ ላይ ሆኖ ይከታተልና ብዙ ደስታን ሲያገኝ የምናይበት ሁኔታ አለና። እኔም እንደዚሁ በጋማ አካባቢዎች ላይ ውጭ ላይ በመሆን የፀሀይን ብርሃን የጨረቃን ብርሃን እያየሁ ብዙ ደስታ እና ብዙ ጥቅሞችን አግኝቼበት አውቃለሁ

እድለኛ ነገር አለህ? አዎ እድለኛ ነገሮች ምንድን ናቸው ካልኩኝ? በህይወት በጤና መገኘቱ በራሱ ትልቅ እድለኛነት ነው። እና እድለኛ ማለት እኮ ገንዘብ ወይም ደግሞ ሌላ ነገር ማግኘት ብቻ አይደለም። ጥሩ የሆነ የጤና ሁኔታ ላይ መገኘት በራሱ ትልቅ እድለኛነት ነው። እኔ አሁን እድለኛ ነኝ ማለት እችላለሁ። ምክንያቱም ጥሩ የሆነ ጤና ላይ ነው ያለው እና መስራትም መንቀሳቀስን መብላትን እያንዳንዱን። ይሄ ቀን የቀን ተለት ተለት ስራዎችን መስራትና ማከናወን መቻል በራሱ አንድ ትልቅ እድለኛነት ነውና ይሄ ደግሞ ለኔ ትልቅ ደስታዬ ነው።

በመሬት ለመቀመጥ ታመቻቻ አዎ ይመቻቻል እኮ ምንም መሬት እኮ ለሁሉም ነገር ምቾት ይሰጣለሁ። መሬት ላይ ብዙዎች ይቀመጣሉ እና እኔም እየተቀመጥኩኝ ብዙ ስራዎችን እሰራለሁ። እና የመሬት መቀመጥ እኮ በጣም ተመጣጣኝ እና አስፈላጊ ስለሆነ እኔ ደግሞ መሬት ላይ በመቀመጥ በጣም በርካታ አገልግሎቶች ላይ መሬት ላይ በመቀመጥ እንሰጣለን

"በብእር ወይስ በእርሳስ ትጽፋለህ?" በብእር በመጻፍ ያው ብዙ ስራዎችን እሰራለሁ። ያው በብእር ነው እኔ የሚመቸኝ እና እርሳስ አልፎ አልፎ የሚጠቀሙ አሉ በብእር ግን በጣም የተሻለ እና ውጤታማ የሆነ ስራ ለመስራት ካስፈለገ በብእር ቢጻፍ የተሻለ ነው የሚል የግል አስተያየት አለኝ እና ብዙ ሰው ያው በብእር ነው የሚጽፈው እኔም በብእር ነው የምመክረው እና በብእር መጻፍ የተሻለ ስራን ለመስራት እና የተሻለ ውጤት ለማስመዝገብ ካስፈለገ በብር ቢሆን ይመከራል የሚል አለኝ የግል ሀሳቤ ይሄን ይመስላል።

ስለ ቤተሰብ ነገር ያው ቤተሰብ ሶስት ወንድምና ሁለት እህቶች አሉ እኔ ጋር ስንት ይሆናል ማለት ነው? አምስት እንሆናለን ከእናት አባቴ ጋር ሰባት እንሆናለን። ጥሩ የሆነ የቤተሰብ ኖሮ የምንኖርና በጣም በመግባባት የምንሰራ በጣም በጥሩ ሁኔታ ላይ። ከፈጣሪ ጋር ወነን ነገሮችን የምናከናውንበት መንገድ ነው ያለው እና በጣም ጥሩ የወነ ግንኙነት ያለን ሰዎች ነን። እና በጣም ብዙ ነገሮችን በጋራ የምንሰራ ሰዎች ነን

የትውልድ ከተማ የት? ነው የትውልድ ከተማ ጎንደር የሚባል በጣም ቆንጆ የሆነ ከተማ ነች። ይቺ ከተማ ያው የተመሰረተች በጣም ቀደምት ከሚባሉ የሀገራችን ከተማዎች መካከል ስትሆንም በታሪካዊነቷና በአጠቃላይ ይዘቷ በባህል በቱፊትና አጠቃላይ። በተፈጥሮ እየታደለች ሀገር እንደምሆን እዚች ሀገር ላይ በጣም በርካታ የሆኑ የቱሪስት መስህቦች የሚገኙባት ታላቅ የሆነች ከተማ ነች።

ስንት ብርድ ልብስ ትጠቀማለህ የምትጠቀመው የብርድ ልብስ መጠን እንደየወቅቱ የተለያየ ሊሆን ይችላል? ምክንያቱም በጋማ አካባቢ ያው ሞቃትም ስለሆነ ያው በርካታ የሆኑ ብር ልብሶችን ላንለብስ እንችላለን። ብርድልብስን በመልበስ ልንጠቀም እንችላለን ክረምት አካባቢ ደግሞ የቅዝቃዜ መጠኑ ከፍተኛ ስለሆነ ሁለት እና ሶስት ብርድ ብርድ ልብሶችን ተጠቅመን ብርድ ልንከላከል የምንሰልበት መንገድ አለ። እና እንደየወቅቱ አጠቃቀማችን የተለያየ ሊሆን ስለሚችል ልክ በዚህ ልክ ነው ሊሆን የሚችለው

ከቤትህ ከቤትህ ስራ ምን ያህል ይርቃን በኪሎሜትር ደረጃ? ወደ አስር ኪሎሜትር ሊሆን ይችላል እና አስር ኪሎሜትር ያህል ይርቃል። እና የምሄደው ደግሞ ትራንስፖርት በ አውቶቢስ ነው የሚሄደው። እና ትንሽ ራቅ ያለ ቦታ ከመሆኑ አንፃር ያው ትንሽ ለስራ የሚያስቸግር ቢሆንም ግን ያው በጥንካሬና ባለኝ ብቃት አንፃር ያው ስራዬን እየሰራሁ እገኛለሁ ማለት ነው

በሰአት የምትደርስ ሰው ነህ? አዎ። ሰዓት ራሱ አንድ የስራ ማኔጅመንት ስለሆነ ግዴታ ሰዓት ማክበርና በሰአት ወደሥራ መድረስ ግዴታ ነውና እኔም በሰአት በመድረስ ስራዬን ባግባቡ በመስራት ጥሩ የሆነ ውጤት ለመስራት በዝግጅት ላይ ያለው ሰው ነው። እና እኔም ማንም ቢሆን በሰአቱ መድረስ ግዴታ ያለበት ምክንያቱም በሰአቱ ካልደረሰ ስራዎች በአግባቡ ለመፈጸም እጅግ አስቸጋሪ ስለሚያደርግ

"በመስመር ላይ ትማራለህ?" አዎ የተለያዩ ማስተማሪያ ነገሮችን እየተማርኩኝ አታለም። በመስመር ላይ በነገራችን ላይ በማንበብ በማጥናት ብቻ ላይሆን ይችላለ ተፈጥሮን በማየት ልንማር እንችላለን የተለያዩ አክቲቪቲዎችን በማየት ልንማር እንችላለን እና ትምህርት እንዲሁም ከትምህርት ቤት በመሄድ ብቻ ላንማር እንችላለን እና ተፈጥሮን በማየት፣ ሰው የሚያደር የሚያደርገውን ስራዎች በማየት፣ የተለያዩ ነገሮችን በማየት፣ ስለሆነ በመስመር ላይ ብዙ ትምህርቶችን ማግኘት የሚቻልበት ዘዴ ስላለ እኔም በመስመር ላይ ብዙ ትምህርቶችን እማራለሁ። የትምህርት ማግኛ ዘዴዎች መኖሩን እያመላከ

መዘመር ትወዳለህ? አዎ መዝሙር በጣም ደስ ይላል። መዝሚር በጣም ጥሩ ነው። እና መዝሙር እኔ በጣም ከምንም በላይ የምወደው አንዱ አካል ስለሆነ እኔ እዘምራለሁ። ብዙ ነገሮችን በመዝሙር አጠቀምበታለሁ። አገኛለሁ። እና መዝሙር እጅግ ከፍተኛ የሆነ ጠቀሜታ ስላለው እኔም በመዝሙር ብዙ ነገሮችን እያስተናገርኩና እየተጠቀምኩበት ያለበት ሁኔታ ነው ያለው። መዝሙር ያው ብዙ ሰው መጠቀም አለበት። እኔም እጠቀማለሁ።

የመንገዴን ስም ታውቃለህ? አውቀዋለሁ ምክንያቱም የመንገድ ስም እኮ በጣም ብዙ አይነት ስሞች አሉ የኔ መንገድ ስም እና የሌላ መንገድ ስም የተለያየ ነው እና የመንገድ ስም ካላወቁ እንግዲህ መንገድ ስቶ አቅጣጫ ስቶ ሌላ ቦታ ሊያስቀድም ስለሚችል ግዴታ የመንገድ ስምም ማወቅ ያስፈልጋል። እና እኔም የመንገድ ስሜን አውቃለሁ በመንገድ ስሜ ብዙ ነገሮችን አስተናግድበታለሁ። እና ብዙ ያው ግዴታ ነው የመንገድ ስም ማወቅ ምንም ከባድ አይደለምና ቀላል ከሚባለው አንዱም ስለሆነ እኔም የመንገድ ስሜን አውቄ በመንገድ ስሜ እንቀሳቀሳለሁ

ሹራብ መስፋት ትችላለህ? ሹራብ አዎ እችላለሁ ብዙ አይነት ሹራቦች አሉ። ብዙ አይነት ከለር ብዙ አይነት ውበት ብዙ አይነት። ጥቅም ስላላቸው በነዚህ ልክ ደግሞ ሹራብ መስፋት የሚቻልበት ዘዴ አለ። እና ሹራብ መስፋት ማለት በቃ በጣም ቀላል ስለሆነ ያው ሁላችንም ሹራብ በመስራት ብዙ ጥቅሞችን ማግኘት የምንችልበት መንገድ ስላለ ሹራብ መስራት ነው። እንግዲህ ሌላ ምንም ሳይንስ የለውም

ጥፍርህን ትቆርጣለህ አዎ እቆርጣለሁ ጥፍርን መቁረጥ በጣም ጥሩ ነው። በሽታዎችን ለመከላከል ራስን ከተለያዩ አደጋ እና በሽታ አምጭ ተሕዋስያን ውስጥ ነፃ ለማድረግ ሲባል ጥፍራችን መቁረጥ መቻል አለብን። ምክንያቱም ጥፍራችን ውስጥ የተለያዩ ቆሻሻዎች ሊጠራቀሙ ስለሚችሉ። ከተለያዩ ከምግብና ከመጠጥ ነገሮች ጋር በመቀላቀል በሽታ ሊያስይዙን ስለሚችሉ። ጥፍሮቻችን መቁረጥ ያው ግዴታ ነው። እና ሁሉም ሰው ጥፍሮችን በመቁረጥ ከበሽታ አምጪ ተሕዋስያን ራሱን ሊጠብቅ ይገባዋል

በእንጨት እሳት ማብሰል ታውቃለህ አዎ በጣም ነው የማውቀው ምክንያቱም አብዘሀኛው የሀገራችን ሰው ሊጠቀመው የሚችል የእንጨት እሳት ማብሰል ነው። እና እኔም ተጠቅሜበት ያደኩ የምጠቀምበትም አንዱ ስለሆነ። በእንጨት እሳት ማብሰል እጠቀማለሁ። ብዙ ሰው ይጠቀመዋል እኔና ጓደኞቼ ቤተሰቦቼ በአጠቃላይ አብዛኛው የሀገራችን ህዝብ የሚጠቀመው የእንጨት እሳት ማብሰል ነው። እና ይሄ ደግሞ በሀገራችን የተለመደና ብዙ ጊዜ የምትጠቀምበት ስራ ነው ማለት ነው

በተፈጥሮ ውስጥ መራመድ ትወዳለህ? አዎ እወዳለሁ በተፈጥሮ ውስጥ መራመድ እጅግ ደስ ከሚያሰኙ የህይወት ገጠመኞች አንዱ ምንድነው በተፈጥሮ ውስጥ መራመድ እና በተፈጥሮ ውስጥ ስትራመድ እንግዲህ ተፈጥሮን ተፈጥሮን እያደነቅን በተፈጥሮ እየረካን በተፈጥሮ ደስታን እያመነጭን እና ራሳችንን ከተፈጥሮ ጋር እያገናኘን ህይወትን እንዴት እንደሆነች ትርጉም እየሰጠንባት የምንቀሳቀስበት መንገድ አለና ተፈጥሮ እጅግ ከምንም በላይ አስደሳች ሁኔታ አለው።

ዜና መስመር ላይ ታነባለህ አልፎ አልፎ አነባለው ዜና እንግዲህ በጣም በርካታ የሆነ ጠቀሜታ እስካለው ድረስ ዜናዎችን በመስመር ላይ በተለያዩ መንገዶች ላይ እያየን እያነበብን እያየን የምኔድበት መንገድ ነው ያለነው። ዜና ደግሞ ሰበር ዜናዎች ሲሆን በተለይ የተለያዩ ሰበር ዜናዎች አሉ እነዚህን ዜናዎች ደግሞ። በመስመር ላይ እያነበብን እና እያዳመጠ የምንሄድበት መንገድ አለ። እና ዜና ደግሞ አስፈላጊ ነው። እና የተለያዩ ዜናዎችን ማዳመጥ መከታተል እና የተለያዩ እውቀቶችን ደግሞ ከዜናዎች ማግኘት የምንችልበት ዘዴ ስለሆነ ዜናዎችን ማዳመጥ እና መከታተል እጅግ ወሳኝና ጠቃሚ

በየትኛው እጅ ትጽፋለህ? ብዙውን ጊዜ የምጽፈው እኔ በቀኝ እጄ ሲሆን በቀኝ እጄ ያው በጣም በጥራትና ጥራቱን በጠበቀና በፍጥነት ለመጻፍ ካስፈለገ በቀኝ እጄ የምጽፈው የጽሁፍ ሁኔታ በጣም የተሻለ ሲሆን። በግራ እጅም አልፎ አልፎ እሞክራለሁ ግን አብዛኛው ጊዜ የምጠቀመው በቀኝ እጄ ነው። ጥራቱን በጠበቀ መልኩ ፍጥነቱን በጠበቀ መልኩ እና ጊዜዬን ለመቆጠብ አስፈላጊ ሆኖ ሳገኘው። በቀኝ እጅ የምትጠቀመው የጽሁፍ ሁኔታ እጅግ ከሌሎች የተሻለና ጥሩ ውጤት ለማስመዝገብ ከሚጠቅሙ የጽሁፍ አይነቶች አንዱ በቀኝ እጄ የምጽፈው ጽሁፍ ነው።

ነገሮችን በስርዓት ታስቀምጣለህ? አዎ! ነገሮች በስርዓት መቀመጥ መቻል አለባቸው ምክንያቱም ነገሮች በስርዓት ካልተቀመጡ አሰራሮቻችን በሙሉ ስርዓት አልባ ሊሆኑ ይችላሉ ስለዚህ እነዚህ ነገሮችን በስርዓት እና በቅደም ተከተል ከተቀመጡ ስራዎቻችን በአግባቡ ለመስራትና ቅደም ተከተሉን በጠበቀ መልኩ እና ጊዜውን በጠበቀ መልኩ ለመስራት እጅግ ወሳኝ ሚና ስላለው እሱ ነገሮች ምን ማድረግ አለብን? በስርዓት ማስቀመጥ አለብን። ቅደም ተከተል በማስጠበቅ እና ሁሉም ሰው እንደዚህ በማድረግ የስራውን ውጤት ማሻሻል ይችላል።

ምን አይነት ጥቅማ ጥቅሞች አሉ። ከጥቅማ ጥቅሞችህ መካከል ሊጠቀሱ ሚችሉ መን አይነት ጥቅም አለው ብንል የወርሃው የሆነ የደሞዝ ክፍያ ሊኖር ይችላል የተለያዩ የምስክር ወረቀት ሊኖሩ ይችላሉ የተለያዩ ማበረታቻ የድምጽ ሊሆን ይችላል የተለያዩ የሞራል እና የተለያዩ የካሳዎች ምናምን ይኖራል

ሰዎችን እንዴት ታስታውቃለህ? ሰዎችን ለማስተዋወቅ መጀመሪያ ሰላምታ ይለዋወጣሉ። ከሰላምታ በኋላ ምንድነው ስማቸውን እንዲነጋገሩ ማድረግ ነው። ስማቸውን ከተነጋገሩ በኋላ የመጡበት አድራሻ ከየት ነው እሚለውን ነገር። ይስተዋወቃሉ ከዛ በኋላ ምንድነው ሊያደርጉት የሚችሉ የስራ አድርሻቸውን ያስተውቃሉ። የሚሰሩት የስራ አይነት ምንድነው? የሚኖሩበት አካባቢ የት ነው? እሚለውን እያንዳንዱን የግል የህይወት የግል የህይወት ታሪክ ይናገራሉ። እና እንደዚህ በማለት ራሳቸውን በግጽ የሚያረዳዱበትና የሚተዋወቁበት መንገድ ነው

ለበጎ አድራጎት ሰርተህ ታቃለህ አይ በጎ አድራጎት እንዲ ቀላል ሚባል አደለም እና በጣም ወሳኝ ከሚባሉ ነገሮች ስለሆነ እኔም በጓ አድራጎቶችን በጣም እሰራለሁ። መስራት ብቻም ሳይሆን ሌሎች እንዲሰሩ አነሳሳለሁ አበረታታለሁ እና በጎ አድራጎት በጣም ከፍተኛ የሆነ ጠቀሜታ ያለው ስራም ስለሆነ። ሁሉም ሰው ለበጎ አድራጎት ንቁ ተሳትፎ በማድረግ ሰውን መጥቀም ዜጋን መጥቀም እና ብዙ ሰዎችን ማገዝ የምንችልበት ሁኔታ ስለሆነ ለበጎ አድራጎት ሁሉም ሰው ንቁ ተሳትፎ በማድረግ። የበኩልን አስተዋጽኦ ማድረግ ስላለበት በዚሁ አጋጣሚ ሁሉም ሰው ለበጎ አድራጎት ሙሉ ፈቃደኛ ሆኖ አገልግሎት እንዲሰጥ ማዘዝ እና ማነቃቃት ማበረታታት አለብን።

የጫማ ቁጥር ስንት ነው? ይሄ የጫማ ቁጥር እንግዲህ የኔ አርባ ነው። ግን ያው አልፎ አልፎ ደግሞ አርባ አንድ ምለብስበት ሁኔታም አለ። ለምን? የጫማ ሞዴሎች ይለያያሉ እና ኩሮቹ ይለያያሉ እንደዛ ሲሆን ደግሞ የጫማው ቁጥር በዛ ልክ ስፋቱና ጥበቱ የተለያየ ሊሆን ስለሚችል የጫማ ቁጥራችን ያው ሊቀያየር እንችላለን። እና ብዙን ጊዜ ግን የምለብሰው ከአርባ አርባ አንድ ነው። ሁለቱም እና ግን ያው እንደየ ሁኔታው የሚለይበት ሁኔታ አለ። በዛ ልክ ነው እንግዲህ የምጠቀመው

ወደ ስራ ምን ልብስ ትለብሳለህ ወደ ስራ ምለብሰው የልብስ አይነት ቀለል ያሉ ልብሶች ላይ ትኩረት አርጌ ምለብሰው። አይነት ሲሆን በተለይ በጋም አካባቢው ላይ ቀለል ያሉ ልብሶችን ለብሼ ወደ ስራ የሚሄድበት አጋጣሚዎች አሉ። ከስራ ውጪ ከሆነ ግን። በተለይ ቀዝቃዛማ አካባቢ ከሆነ ጃኬቶችን በመደረብ የተለያዩ ሞቃታማ ሙቀት የሚሰጡ የልብስ አይነቶችን በመደረብ እንቀሳቀሳለሁ ማለት ነው። ስራ አካባቢ ከሆነ ግን ያን ያክል ከበድ ያሉ ልብሶችን የማልጠቀምበት ሁኔታ ነው

ከፀሀይ እንዴት ትጠበቃለህ? ከፀሀይ ብዙ የምንጠቀም የምንጠበቅበት መንገድ ቢኖርም በአብዛኛው ግን ወደ ክፍለ ሀገር አካባቢ ስንመጣ ብዙ ጊዜ ዛፍ አካባቢ ከሆነ ከተለያዩ የእጽዋት ስር በመሆን የምንላከልበት መንገድ ሲኖር ከተማው አካባቢ ላይ ደግሞ የምንጠቀምባቸው የተለያዩ ጥላ ነገሮችን በመጠቀም የተለያዩ የፀሀይ መከላከያ መንገዶችን በመጠቀም ፀሀይን መከላከል የምንችልበት ዘዴዎች አሉ ማለት ነው። ግን ብዙ ጊዜ እጽዋት አካባቢ በመሆን እጽዋት ስር በመሆን የተለያዩ ችግኞች ስር በመሆን ፀሀይን ከፀሀይ ጨረር ልንከላከል የምንችልባቸው መንገዶች ናቸው

የስራ ልብስ ትለብሳለህ አዎ የስራ ልብስ ግዴታ ያስፈልጋል እና የስራ ልብስ ደግሞ መለያ ስለሆነ። ግዴታ የስራ ስመለስ ወሳኝ የምለው አንዱ ጉዳይ ስለሆነ። እኔም የስራ ልብስ በመልበስ የስራ መገለጫም ስለሆነ ግዴታ እለብሳለሁ እና የስራ ልብስ ማንኛውም ሰው መልበስ አለበት የሚልም የግል አመለካከት አለኝ። እና የስራ ልብስ ካለበስን እና እንደ ባዶ ሙያ አንድ ስራ ሰራተኛ የምንቆጠርበት መንገድ ስለማይሆን። ሁሉም ሰው የስራ ልብስ መልበስ መቻል አለበት